በስራ ላይ ከባልደረባ ጋር ግጭት ይፈጠራል ምክንያቱም አብረን ነው የምንሰራው አብረን በምንሰራባቸው ጊዜዎች አንዳንድ ጉዳዮች ላያግባቡን ይችላሉ። ስለዚህ ብዙ ጊዜ በስራ ላይ እያለን ከስራ ባልደረባ ጋራ ግጭት ይፈጠራል። አስተያየቶች የተለያዩ ናቸው። እኔ የማይበት መንገድ እና የስራ ባልደረባዬ የሚያይበት መንገድ የተለያየ ይሆንና ምናልባት ለግጭቶቻችን መንስኤ ሊሆኑ ይችላሉ። ለምሳሌ ስለ ፕሮጀክት አቀራረብ መደራደር አንችልም። ምክንያቱም ስለ ፕሮጀክቱ አቀራረብ እኔ የማመጣው ሀሳብ እና ጓደኛዬ የሚያመጣው ሀሳብ በራሳቸው እየተሟሉ አይሆኑም ወይም ደግሞ አንዳችን የምናመጣው ሀሳብ ለአንዳችን የሚጥም አይሆንም። በዚህም ምክንያት ብዙ ጊዜ በስራ ላይ ከስራ ባልደረቦቻችን ጋራ የምንጋጭባቸው አጋጣሚዎች አሉ። ሁለታችንም አናምንም። ያ ማለት እኔ እኔ ያልኩት ነገር ይሁን እላለሁ ጓደኛዬም ደግሞ ወይም የስራ ባልደረባዬ ደግሞ እኔ ያልኩት ይሁን ይላል እንጂ ተነጋግረን መተማመን ላይ ችግር አለ ማለት ነው። ስለዚህ ብዙ ጊዜ እንደዚህ አይነት ጉዳዮች ሲፈጠሩ ውይይቱ ትንሽ ሙቅ ይሆናል። የሞቀ እየተጋጋለ ይሄድና ወደ ግጭት ያመራል ማለት ነው። ስለዚህ ሌሎች ሰራተኞች ይህንን ያስተውላሉ። ይህንን በደንብ ከተመለከቱ በኋላ ችግሩን ለመፍታት ጥረት ማድረግ አለባቸው ማለት ነው። ምክንያቱም በስራ ላይ ብዙ ግጭቶች ይፈጠራሉ እነዚህ ግጭቶች ደግሞ መፍትሄ ሊያገኙ ይገባል አለበለዚያ ሙሉ የስራውን ሁኔታ ሊያበላሽ ስለሚችል የተለያዩ ችግሮች እንዲፈጠሩ ይሆናል። መጋጨታችን ምቹ አይደለም። ሌሎች ሰራተኞችም ይሄን አስተውለው መፍታት የማይችሉ ከሆነ ምቹ የሆነ ሁኔታ አይፈጠርም። ስለዚህ እነሱ ችግሮችን ለመፍታት ጥረት ማድረግ እንዳለባቸው ያሳያል ማለት ነው። ከዛ በተጨማሪ ለመቆጣጠር እየሞከርኩ ነው። ችግሮቹን ለመፍታት ወይም ደግሞ ግጭቶች በጣም እንዳይከሩ ለማድረግ የራሴን ጥረት እያረኩ ነው ወይም ለመረዳት እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል በመካከላችን ሌላ አስተባባሪዎች ወይም ደግሞ የኛ አለቃዎች ገብተው ችግሮቹን መፍታት እንዳለባቸው ይሰማኛል። ምክንያቱም አንዳንዴ ስህተት እየሆነ ይሁን ብሎ መቀበል ከባድ ነው። የሚሆነው ስለዚህ በዛኛው ወገን ያለው የስራ ባልደረባዬም እኔ ትክክል ነኝ ይላል እኔም በኔ በኩል እኔ ነኝ እኔ ነኝ ትክክል እላለሁ። ስለዚህ ሁለታችንን የሚያግባባ ሶስተኛ ወገን ወይም ሶስተኛ አካል መካከላችን መግባቱ በጣም አስፈላጊ ነው ማለት ነው። ምናልባት አስተባባሪ በመካከላችን የሚገባ ከሆነ ችግሩን ሊፈታ ይችላል ወይም ደግሞ ልንቻቻል እንችላለን ማለት ነው። ወይም ዳኝነት ሰጥተው ማን ትክክል እንደሆነ ማረጋገጥ ይቻላል ማለት ነው። እንጂ በማዕከላችን ያለውን ነገር ሶስተኛ ወገን ወይም አስተባባሪ የማይገባ ከሆነ መፍታት ትንሽ ከባድ ሊሆን ይችላል ማለት ነው። ችግሩን ለመፍታት መፍታት አለብን ምክንያቱም በስራ ሁኔታ ውስጥ ሆነን የተለያዩ ችግሮች ይገጥሙናል ግልጽ ነው። እነዚህ ችግሮችን መፍታት የማንችል ከሆነ ምናልባት የስራ ሁኔታው ከዛ በኋላ የሚኖረው የስራ ስሜታችን ሁሉ ሊሞት ይችላል። ስለዚህ በመካከላችን የገቡ ሰዎች ችግሩን መፍታት እንድንችል ማገዝ መቻል አለባቸው ማለት ነው። ስለዚህ አስተባባሪ ማዕከላችን ገብቶ ችግሩን ለመፍታት በማዕከላችን ገብቶ ማገዝ እና ችግሩን በትክክል መፍታት መቻል አለብን ማለት ነው። እንደዛ ከሆነ ነው ወደፊት የምንሰራው ስራ የተቃና ሊሆንልን የሚችለው ማለት ነው። ስራው መቀጠል አለበት በመካከላችን ያለው ግጭት ከቀጠለና ከተካረረ ከሞቀ ስራውን ለመቀጠል ልንቸገር እንችላለን። ምክንያቱም ስራ ብዙ ጊዜ የእውቀትና የስሜት ቅልቅል ስለሆነ ስሜታችን ከተጎዳ የቱንም ያክል ነገር ብናውቅ ከጓደኞቻችን ወይም ከስራ ባልድሮቦቻችን ጋር ያለን ግንኙነት መልካም ካልሆነ። ከዛ በኋላ ያለን የስራ መንፈስ ሊሞት ይችላል ስለዚህ በጥንቃቄ መፈታት መቻል አለበት ማለት ነው ምክንያቱም ስራው መቀጠል ስላለበት ማለት ነው። ሌላው ግላዊ ስሜቶቻችንን ማስወገድ ያስፈልጋል ይሄ የጋራ ስራ ነው። የአንድ ድርጅት ስራ ነው ስለዚህ ይሄንን ስራ ለመስራት የግል ስሜቶቻችንን መቆጠብ መቆንጠጥ አለብን ማለት ነው። አለበለዚያ ግን ስራውን ማከናወን አንችልም። ምናልባት ዛሬ በኋላ ስለተፈጠረው ችግር እንነጋገራለን ወይም እናወራለን ብዬ አስባለሁ። ቁጭ ብለን ጊዜው ካለፈ በኋላ ወይም ሆት ወይም ያም ሙቀት ካለፈ በኋላ ቁጭ ብለን የምንነጋገር ከሆነ ችግሩን በቀላሉ መፍታት እንችላለን ብዬ አስባለሁ። ከዛ ባሻገር መግባባት ማግኘት አስፈላጊ ነው። የግድ በስራ ዙሪያ ስንነጋገር ወይም ደግሞ አለመግባባቶች ሲፈጠሩ ሁኔታዎችን በትዕግስት አሳልፎ በኋላ ላይ ግን ቁጭ ብሎ በመነጋገር መግባባትን መፍጠር በጣም አስፈላጊ ነው። ስለዚህ መግባባት የማይገኝ ከሆነ ወይም መግባባትን መፍጠር የማንችል ከሆነ የስራውን ሁኔታ በሃይል የሚጎዳው ነው የሚሆነው ማለት ነው። ስለዚህ የቡድን ስራ መስማማት ይጠይቃል። ምክንያቱም መስማማት ውስጥ ነው ውጤት ሊመጣ የሚችለው መስማማት የማንችል ከሆነ ግጭቶቻችን የሚቀጥሉ ከሆነ እና የሚጠነክሩ ከሆነ ውጤቱ ጥሩ አይሆንም ማለት ነው። ስለዚህ መግባባት የግድ አስፈላጊ ነው። እንዲሁም ደግሞ የቡድን ስራ መስማማት የግድ ይጠይቃል ማለት ነው

ዛሬ የህመም ስሜት እየተሰማኝ ነው። የህመም ስሜት እየተሰማኝ ነው። የህመም ስሜቱ ደግሞ ራስ ምታትና ትኩሳት ነው። ከዚህ በፊትም ራስ ምህታትና ትኩሳት አለብኝ። በዚህም አማካኝነት ጥሩ ስሜት እየተሰማኝ አይደለም። በጣም እያመመኝ ነው። በዚህም ምክንያት ወደ ስራ አልሄድኩም። እቤት ነው ያለሁት። በዚህ አይነት ሁኔታ ውስጥ ሆኜ ወደ ስራ መሄድ አልችልም። ምክንያቱም ወደ ስራ ብሄድም ስራ ማበላሸት ካልሆነ በስተቀር እና እንዲሁም ደግሞ ህመሜን ማባባስ ካልሆነ በስተቀር የማመጣው ምንም አይነት ለውጥ ስለሌለ ማለት ነው። ስለዚህ ወደ ቤት ቤት አካባቢ ነኝ ወደ ስራ አልሄድኩም። ቤት ውስጥ ወይም ደግሞ አልጋ ላይ እቆያለሁ። ምክንያቱም አልጋ ላይ ሆኜ እረፍት መውሰድ ለራሴ ጊዜ መስጠት እና ህመሜን መንከባከብ እና እንዲሻለኝ መሞከር አለብኝ። ስለዚህ አልጋ ላይ ነኝ። እንዲሻለኝ ህመሙ ብዙ ውሃ እጠጣለሁ። ምክንያቱም ውሃ መጠጣት ብዙ ነገሮችን ስለሚያስተካክል እንዲሁም እንዲሁም ደግሞ በውስጣችን ያሉ አላስፈላጊ መርዛማ ነገሮችን ጠራርጎ ስለሚያወጣልን እና እረፍት ስለሚሰጠን። ባመመን ጊዜ ውሃ መጠጣት በጣም አስፈላጊ ነው። እንደዛ አምናለሁ እኔ ስለዚህ እንዲሻለኝ በጣም ብዙ ውሃ እየጠጣሁ ነው። ከዛ በተጨማሪ መድሃኒት ወስጃለሁ። ምክንያቱም የህመም ማስታገሻ የማልወስድ ከሆነ ህመሙ ትንሽ ከባድ ስለሆነ በጣም አስቸጋሪ ሁኔታ ውስጥ እገባለሁ። ስለዚህ የግድ ችግሩን ለማስወገድ ወይም ደግሞ የተሻለ ሁኔታ ለመፍጠር መድሃኒት መውሰድ በጣም አስፈላጊ ነው ማለት ነው። ከዛ በተጨማሪ ቤት ውስጥ እናቴ ሾርባ አዘጋጅታልኛለች አዘጋጅታልካልኛለች። ስለዚህ ይህንን የተላከልኝን ሾርባ በአግባቡ መጠቀም አለብኝ። እንዴት ነው የምጠቀመው? ሞቅ አደርገዋለሁ ወይም ደግሞ በስቶብ አሞቀዋለሁ ከዛ ትንሽ ትንሽ እያደረኩ እጠጣለሁ ወይም እበላለሁ ማለት ነው። ስለዚህ ትንሽ ያህል እየበላሁ ራሴን ማጠንከር መቻል አለብኝ ህመሙን በራሴ የበሽታ የመከላከል አቅም ማሸነፍ አለብኝ ማለት ነው። ስለዚህ አሁን በህመሙ ምክንያት ይሄንን ሾርባ እየበላሁ ነው ትንሽ ትንሽ እያደረኩ እየበላሁ ነው። ከዛ በተጨማሪ ህመሙ በጣም ስለጎዳኝ የድካም ስሜት እየተሰማኝ ነው። ስለዚህ ይሄን የድካም ስሜት ለመቋቋም የራሴን ጥረት ማድረግ አለብኝ ማለት ነው። ምንም ማንበብ እንኳን አልችልም። ቁጭ ብዬ ምንም ነገር መስራት እየቻልኩ አይደለም። ነገር ግን ራሴን ለማረጋጋት እና ለማዝናናት ፊልም ብቻ እመለከታለሁ ምክንያቱም ፊልም መመልከት ያን ያክል ምንም የሚጠይቀው ነገር የለም። ስለዚህ ዝም ብዬ ፊልም ለማየት እየሞከርኩ ራሴን ለመቆጣጠር እና ከበሽታዬ ለማገገም እየሞከርኩ ነው። ከዛ በተጨማሪ እንቅልፍ አልወስደኝ አለ እንጂ ለመተኛት እየሞከርኩ ነው። ምክንያቱም በመተኛት ውስጥ በነገራችን ላይ ተፈጥሮ ውስጣችን ያሉትን ችግሮች የማስወገድ አቅም አላት። ስለዚህ ችዬ እንቅልፍ ቢወስደኝ በእንቅልፍ ውስጥ ህመሙ ሊያልፍልኝ ይችላል። በነገራችን ላይ የራስ ምታትና ትኩሳት በእንቅልፍ የሚወስደን ከሆነ በእንቅልፉ ውስጥ ማለፍ የሚችሉ ህመሞች ናቸው። በርግጥ ትኩሳት ከምን እንደመጣ የግድ መታወቅ አለበት። ራስ ምታትን ግን በእንቅልፍ ውስጥ ማሳለፍ እንችላለን ብዙ ጊዜ ራስ ምታት የሚፈጠረው ከመጨናነቅ ነው። በመጨናነቃችን ምክንያት የሚመጣ ችግር እንደመሆኑ መጠን እረፍት የምናደርግ ከሆነ አእምሮአችን እረፍት በሚወስድበት ጊዜ ሰላም ሊሰማን ወይም ደግሞ ከራስ ምታት ልንድን እንችላለን ማለት ነው። ስለዚህ እረፍት ማድረግ ትልቅ መድሃኒት ነው ብዬ አስባለሁ። ስለዚህ እረፍት ምርጥ መድሃኒት ነው። ስለዚህ ይሄንን መድሃኒት በአግባቡ መጠቀም አለብን ከህመማችን ለመዳን ከህመማችን ለማገገም እንቅልፍን እንደ አንድ መድሃኒት መውሰድ እንችላለን ማለት ነው። ሀኪሞች እንደሚሉት ብዙ ጊዜ በውጥረት ወይም ደግሞ በመጨናነቅ ምክንያት የሚመጡ የራስ ምታቶች እረፍት በመውሰድ ለራስ ጊዜ በመስጠት እና ከስራ ራስን ገለል አድርጎ በመቆየት የሚመለሱ ወይም የሚሻሻሉ ናቸው ይላሉ። ስለዚህ እረፍት ምርጥ መድሃኒት እንደመሆኑ መጠን እኛም በአግባቡ ልንጠቀምበት እና ራሳችንን ከተለያዩ ችግሮች ልንከላከልበት እንችላለን ማለት ነው። ነገ እንደሚሻለኝ ተስፋ አደርጋለሁ ምክንያቱም በነገና በዛሬ መካከል ረጅም የእረፍት ጊዜ አለ የእንቅልፍ ጊዜ አለ። የማታው ጊዜ አለ ስለዚህ በዚህ ሰዓት ለራሴ ጊዜ በመስጠት እና የተሸ የ ተለያዩ ራሴን እንዲሻለኝ የሚያደርጉ ስራዎችን በማከናወን የተሻለ ነገር ይፈጠራል ብዬ አስባለሁ። ስለዚህ ነገ እንደሚሻለኝ ሙሉ እርግጠኛ ነኝ ሙሉ ተስፋ አደርጋለሁ ማለት ነው። ሌላው ጤንነት በጣም አስፈላጊ ነገር ነው። ብዙ ጊዜ እያለን በእጃችን ሆኖ እያለ ቦታ አንሰጠውም። ነገር ግን ልክ ሲያምን የጤንነትን ዋጋ እንረዳዋለን። ስለዚህ ጤናችንን ራሳችንን መጠበቅ አለብን ጤናችንን ባለመጠበቃችን ምክንያት ብዙ ነገሮችን ልናጣ እንችላለን ስለዚህ ጤናችንን መጠበቅ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ስለዚህ ዛሬ ያሞኛል ስላመመኝም ያመመኝ ህመም ደግሞ የራስ ምታትና ትኩሳት ነው። ስላመመኝም ወደ ስራ አልሄድኩም። በዚህም አማካኝነት እንዲሻለኝ እረፍት እያደረኩ ነው ብዙ ውሃ እየጠጣሁ ነው። መድሃኒት ወስጃለሁ ከዚህ ባሻገር እናቴ ሾርባ ልካልኝ አለች እሱን እያሞኩ እየጠጣሁ ነው። ከዛ በመቀጠል ፊልም ለማየት እየሞከርኩ ነው እንዲሁ ለመተኛት እየሞከርኩ ነው

ለማሳካት ተስፋ እያደረኩ ነው። ብዙ ነገሮች አይሳኩም። ነገር ግን ተስፋ በማድረግና ጠንክሮ በመስራት ነገሮችን ለማሳካት መሞከር አንዱ ብልጠት ወይም ብልሃት ነው ብዬ አስባለሁ። ስለዚህ እኔም ለማሳካት ተስፋ እያደረኩ ነው። ለሁለት አመታት ያክል ተረካቢ ሆኜ በተረካቢነት ዘርፍ ስራ ሰርቻለሁ። ስለዚህ ለሁለት አመታት ያክል የሰራሁበት ስራ አለ። በዚህ ስራ ላይ ደግሞ የበለጠ ጥሩ አፈጻጸም ነበረኝ። ስለዚህ ጠንክሬ እየሰራሁ እሰራለሁ ማለት ነው። ሁሌም ቀጥሮ እፈጽማለሁ። ምክንያቱም የስራ ዘርፌ ከብዙ ሰዎች ጋር የሚያገናኘኝና የተለያዩ ነገሮችን መረከብ ላይ ትኩረት ያደረገ ስለሆነ ሁሉንም በአንድ ጊዜ መረከብ ስለማይቻል ከብዙ ሰዎች ጋር በቀጠሮ ስራዎችን እሰራለሁ ማለት ነው። የተለያዩ ቀጠሮዎችን ፈጽሜያለሁ። በእነዚህ ቀጠሮዎች አማካኝነት ስራዎችን አከናውኛለሁ ማለት ነው። ስለዚህ አለቃዬ አስተያየት የአለቃዬ አስተያየት ሁልጊዜም ምስጋና ነው። ምክንያቱም ተግባሮቼን ወይም ስራዎቼን የማከናውነው በብቃትና በጥንካሬ እንዲሁም ደግሞ ተስፋ ባለመቁረጥ ውስጥ ስለሆነ አለቃዬ ሁል ጊዜም ምስጋና ያቀርብልኛል። ስለዚህ አለቃዬ ሁል ጊዜም አስተያየቱ ምስጋና ነው ማለት ነው ወይም ያመሰግነኛል ማለት ነው። ግን አሁን ሌላውን የስራ ዘርፍ ወይም ደግሞ ሌላውን የስራ ሙያ አገኛለሁ ብዬ እየጠበቅኩ ነው። ስለዚህ ይሄንን መጠበቅ አለብኝ። ምክንያቱም የግድ የኔ ብቻ ሳይሆን ውሳኔ ያስፈልገዋል መስሪያ ቤቱ ወይም ደግሞ የስራ ባልደረቦቼ ሀላፊዎቼ መወሰን አለባቸው። ስለዚህ ውሳኔው ቀርቧል። በቅርብ ውሳኔ ይወስናሉ ብዬ አስባለሁ። አንዳንድ ጊዜ በጣም እጨነቃለሁ። ምክንያቱም ምን ሊፈጠር እንደሚችል ሳስበው በጣም ያስጨንቀኛል። ምክንያቱም አዲሱን የዘራ የስራ ዘርፍ የስራ ሙያ ማግኘት አለብኝ ብዬ አስባለሁ። በዚህም አማካኝነት በጣም ይጨንቀኛል ባጣ ውስጥ የሚል ጭንቀት ይመጣብኛል ማለት ነው። ምናልባት ሌላ እጩ የተሻለ ከእኔ የተሻለ ሆኖ ስራውን ሊያገኘው ይችላል። ይሄ ነው አንዱ የሚያስጨንቀኝ ጉዳይ ማለት ነው። ምክንያቱም ለስራው የተወዳደረ በጣም ብዙ ሰው ሊኖር ይችላል ለየትኛው ነው የሚገባው ስራው የሚለውን ነገር ስንመለከት ምናልባት ስራውን ላጣው ስለምችል ትንሽ ጭንቀት ቢጤ ወደ ጭንቅላቴ ውስጥ ይመጣል ማለት ነው። ስለዚህ ምናልባት ሌላ እጩ የተሻለ ሊሆን ስለሚችል ይሄ ትንሽ አስጨንቆኛል። ግን በእኔ ችሎታ አምናለሁ። ምክንያቱም በጣም ብዙ ተግባራትን አከናውኛለሁ በስራ አፈጻጸሜ ጥሩ ነኝ። ከአለቆቼ ምስጋናዎች ብዙ ጊዜ ተችረውኛል። ይሄ ማለት በተሻለ ጥራት ስራዎችን መስራት እንደምችል ያለኝን አቅም የሚያሳይ ነው። በዚህም አማካኝነት እኔ በልብ መተማመን ላይ ነው ያለሁት ማለት ነው። ግን በእኔ ችሎታ አምናለሁ አለቆቼን በእኔ ችሎታ ያምናሉ ማለት ነው። ሌላው የክህሎቴን ማሳደግ ነበረብኝ። ስለዚህ ክህሎቴን ለማሳደግ የተለያዩ አዳዲስ ቴክኖሎጂዎችን መማር ጀምሬያለሁ ማለት ነው። ክህሎቱን ማሳደግ በጣም ወሳኝ ነገር ነው አስፈላጊ ነገር ነው። ክህሎታችንን የማናሳድግ ከሆነ አቅማችንን የማናሳድግ ከሆነ ተፈላጊነታችንም በዛውም መጠን እየቀነሰ ይመጣል። አዳዲስ የስራ ዘርፎችንም የማግኘት እድላችን በጣም ጠባብ እየሆነ ይመጣል ማለት ነው። ስለዚህ ከህሎቶቼን ማሳደግ ይኖርብኛል ማለት ነው። አዳዲስ ቴክኖሎጂ እየተማርኩ ነው። ለዛ ነው ከህሎቴ ማሳደግ ስላለብኝ ነው አዳዲስ ቴክኖሎጂዎችን የምማረው። ይህ እድል ለኔ በጣም አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምን ቢሆን የሚመጣው ውሳኔ ያንን በስርዓት በ በእንትን እቀበላለሁ ማለት ነው። ስለዚህ ውሳኔያቸው ምንም ይሁን ምን እሱን በጸጋ እቀበላለሁ ማለት ነው።

ኮምፒውተሬ ዛሬ ችግሮች አሉት። በጣም ቀስ ይላል በጣም ቀስታ በሆነ አይነት እንቅስቃሴ ነው እያደረገ ያለው ለመክፈት በጣም ረጅም ጊዜ ይወስድበታል ምክንያቱም መበላሸት ጀምሯል ማለት ነው። መተግበሪያዎቹ በጣም ይቀዘቅዛሉ እንደፈለጉም ለማንቀሳቀስ ምቹ አይደሉም፣ በርግጥ ተጨናንቋል እኔንም አስጨንቆኛል ስለዚህ ይሄ ኮምፒውተር መስተካከል መቻል አለበት። በጣም የሚያሳስበኝ ነገር መረጃዬ ነው መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና እንዲጀምር ወይም ደግሞ ዘግቼው እንደገና ለመክፈት ሞከርኩ ነገር ግን ይሄ ችግሩን ሊፈታው አልቻለም። በዚህም ምክንያት አሁን የቴክኒካል ድጋፍ የሚሰጡ ሰዎች ጋር ልደውል እየሞከርኩ ነው። ለነሱ እደውልና እነሱ መጥተው እንዲያዩት ለማድረግ እየሞከርኩ ነው። ምናልባት ዝም ብዬ ሳስበው ቫይረስ ያጠቃው ነው የሚመስለኝ ቫይረስ ሲያጠቃው ነው ብዙ ጊዜ እንደዚህ ፍጥነቱ የሚቀንሰው ለመክፈት በጣም ረጅም ጊዜ የሚወስደው ማለት ነው እንደዛ ብዬ አስባለሁ ስለዚህ ቫይረስ ከሆነ በባለሙያዎች አማካኝነት ችግሩን እንዲፈታ የሚደረግበት አማራጭ ስላለ ለባለሙያዎች ለመደወል አሁን እየሞከርኩ ነው ወይም ለመበላሸቱ አንዱ ትልቁ ምክንያት ወይም ደግሞ አፈጻጸሙና ፍጥነቱ ለመቀነሱ ትልቁ ምክንያት የእድሜው ጉዳይ ሊሆን ይችላል። የእድሜው ጉዳይ በጣም አሮጌ ኮምፒውተር ነው፣ ረጅም ጊዜ ያገለገለ ኮምፒውተር ነው፣ እኔ እንኳን ይሄን ኮምፒውተር ለአምስት አመታት ይዤው ነበረ። ምናልባት ከእኔ በፊት ደግሞ የያዘው ሰው ይኖራል፣ ስለዚህ ረጅም ጊዜ ከማገልገሉ ጋር ተያይዞ እርጅና መጥቶ ሊሆን ይችላል ወይም አሮጌ ሆኖ ሊሆን ይችላል፣ ሁለት ምክንያቶች ነው ሊሆኑ የሚችሉት አንደኛው ቫይረስ ይዞት ሊሆን ይችላል፣ ሁለተኛው ደግሞ እድሜው ሬዥም ስለሆነ ብዙ ጊዜ ስላገለገለ ሊሆን ይችላል እንደዚ የተበላሸው ወይም ደግሞ ለመክፈት በጣም ረጅም ጊዜ የሚወስደው እንዲሁም መተግበሪያዎችን ለማንቀሳቀስ ረጅም ጊዜ የሚወስደው ማለት ነው። ስለዚህ አዲስ ማግኘት በዚህ ጊዜ በጣም ከባድ ነው በቀላሉ አይገኝም ስለዚህ ጊዜው አይደለም በመጀመሪያ ችግሩን መፍታት እሞክራለሁ ከዛ በኋላ በቴክኖሎጂ ላይ በጣም ጥገኛ ስለሆንኩ የግድ ሌላ አማራጭ ማግኘት መቻል አለብኝ። ሊሰራ ይችላል ብዬ እጠብቃለሁ ምክንያቱም ሲሰራ ስንጠቀም ምን ያክል እንደምንጠቀም እንረዳለን ምክንያቱም የቴክኖሎጂ ጥገኛ ከሆንን ብዙ ጊዜ ኮምፒውተሮችን ማጠቀም ግድ ይለናል ኮምፒውተሮችን ማንጠቀም ከሆነ የቴክኖሎጂ ጥገኛ በመሆናችን ምክንያት የሚያጋጥሙን ብዙ ችግሮች ይኖራሉ ስለዚህ የግድ መሰራት አለበት ማለት ነው።

አዎ ገመድ መጠቀም አውቃለሁ ገመድ በጣም ለብዙ አይነት ነገሮች ነው የሚጠቅመን። ገመድን ለብዙ አይነት ነገሮች ከምንጠቀምባቸው ምክንያቶች አንዱ ለምሳሌ በግንባታ ስራ ላይ ገመድን የምንጠቀምባቸው አጋጣሚዎች አሉ። በተለይ በግንባታ ላይ ያሉ እቅዶችን ወይም ደግሞ የተጻፉ ነገሮችን መሬት ላይ ለማሳረፍ በትክክለኛ ቦታው ላይ ለማሳረፍ የመጀመሪያው አማራጫችን የሚሆነው በገመድ ለክተን በሜትር ለክተን በገመዶች ችካሎችን መስመሩን በትክክል ጠብቆ እንዲሰራ ገመድ ወጥረን እያንዳንዱን ነገር መሬት ላይ ለማስቀመጥ ጥረት እናደርጋለን ማለት ነው። ስለዚህ የገመድ ጥቅሞች ብዙ ናቸው። ለብዙ ነገር ይጠቅማሉ። ለምሳሌ ሌላው ገመድ የምንጠቀምበት አንድ ትልቁ ነገር። ለምሳሌ ልብሳችንን በገመድ እናሰጣለን የተለያዩ ሁለት እንጨቶች ግራ እና ቀኝ በማሰር ማነው በመትከል ከዛ በኋላ ገመዱን እንጨት ላይ እንወጥርና በገመዱ ላይ ማስጣት ያለብንን ልብስ እናሰጣለን ልብሳችንን በፀሀይ ብርሃን ለማድረግ ገመዶችን መውጠር ይጠበቅብናል ማለት ነው። ገመዶችን ስንወጥር ግራና ቀኝ የተለያዩ መወጠሪያ መንገዶችን ልንጠቀም እንችላለን። ለምሳሌ ዛፎች ላይ ሁለት ግራ እና ቀኝ ያሉ ዛፎች ላይ ልናስርና ልንወጥር እንችላለን ወይም ደግሞ እንጨቶችን ተክለን ገመዱን ግራ እና ቀኝ ልንወጥር እንችላለን ማለት ነው። በአጭሩ ገመድን በዚህ ጊዜ የምንጠቀምበት አንዱ የእርጥብ የሆኑ ወይም ደግሞ ያጠብናቸውን ልብሶች ለማድረግ ነው የሚሆነው ማለት ነው። ሌላው ገመድን የምንጠቀም ከምንጠቀምባቸው ምክንያቶች አንዱ ለምሳሌ ገበያ ሄደን ጤፍ ልንገዛ ብንሞክር። ጤፉን ገዝተን ወደ ማዳበሪያ ውስጥ ወይም ወደ ዶኒያ ውስጥ ከጨመርን በኋላ ጫፍ ላይ ጤፉን አፉን ማሰር አለብን የማዳበሪያውን አፍ። በደንብ ግጥም አድርገን ማሰር አለብን ለማሰር ምን እንጠቀማለን ማለት ነው? ገመድ እንጠቀማለን ማለት ነው። ስለዚህ ገመድ ብዙ አይነት ጥቅሞች ነው ያሉት ከሚሰጠው ከሚሰጠው ጥቅሞች አንዱ ነገሮችን ለማሰር እንጠቀምበታለን። ልብስ ለማስጣት ልንጠቀምበት እንችላለን። ለግንባታ ስራ የተለያዩ ፕላኖችን መሬት ላይ ለማስቀመጥ ልንጠቀምበት እንችላለን። እንዲሁም ደግሞ ገመዶችን ለተለያዩ ነገሮች ልንጠቀምባቸው እንችላለን። ለምሳሌ ዶንያ ሲሰራ ገመዶችን እንጠቀማለን። በገመድ ነው ዶኒያ በቀጫጭን ገመዶች ነው ዶኒያ የሚሰራው ዶኒያ ማለት ልክ እንደ ማዳበሪያ አይነት ነገር ሆኖ በውስጡ የተለያዩ እቃዎችን ለመያዝ የሚያስችለን ነው ማለት ነው። ስለዚህ ዶኒያ ለመስራት ገመድ እንጠቀማለን። ገመድን በመጠቀም ብዙ ነገሮች ይሰራሉ። እኔ እንኳን ከማውቃቸው ነገሮች አንዱ ዱካ ወንበርን እናውቃለን። ዱካ ወንበሮችን ለመስራት ገመዶችን እናጥላልፋለን። ገመዶችን አጠላልፈን የምንቀመጥበትን ቦታ ወይም ደግሞ የምንቀመጥባትን የወንበሩ አካል በገመድ ተጠላልፋ ልትሰራ ትችላለች ማለት ነው። ይሄ ብቻ አይደለም በገመዶች የተለያዩ የቤት ውስጥ ማሳመሪያ ነገሮች ሊሰሩ ይችላሉ። ቤት ግድግዳ ላይ በገመዶች የተሰሩ የተለያዩ ተጠላልፎ በገመድ ተጠላልፎ የተሰሩ የተለያዩ ቅርጻ ቅርጾች ሊሰሩ ይችላሉ። ለምሳሌ በገመድ የተሰሩ የእርግብ ቅርጾችን ማየት የአንበሳ ቅርጾችን ማየት እንችላለን። ስለዚህ በገመድ የማይሰራ ነገር የለም ማለት ነው። ሌላው በገመድ የምንሰራው ለምሳሌ ገበያ ሄደን የተለያዩ ነገሮችን በምንሸምትበት ጊዜ ምናልባት በገመድ ማሰር የሚጠበቅብን ነገሮች ሊሆኑ ሊኖሩ ይችላሉ። በተለይ ወደ እኛ ሀገር ወደ ኢትዮጵያ ስንመጣ ብዙ ጊዜ ማብሰል የማብሰል ስራ የምንሰራው በእንጨት ነው። ስለዚህ አንድ ሰው ገበያ ሄዶ እንጨት በሚገዛበት ጊዜ የተሰነጣጠቀና ብዛት ያለው ስለሆነ ዝም ብሎ ይዞ ለመሄድ ምቹ አይሆንም ስለዚህ ያለን አማራጭ ምንድነው የሚሆነው? ገመዶችን በመጠቀም በትክክል አስተካክለን ካስቀመጥን በኋላ ከላይና ከታች አስረን እንደፈለገ እንዳይንቀሳቀስ እንዳይዘበራረቅብን ስናነሳው ስንሸከመው ምቹ እንዲሆን ማድረግ ይጠበቅብናል ማለት ነው። ስለዚህ ገመድን የምንጠቀምባቸው አጋጣሚዎች ብዙ ናቸው ማለት ነው። እኛ በእኛ በሀገራችን በነገራችን ላይ ገመድን ከምንጠቀምባቸው አንዱ ሌላ ተጨማሪ ምክንያት ደግሞ ለምሳሌ ቤታችን ውስጥ የተለያዩ ነገሮችን ግድግዳዎቻችን ላይ ለማንጠልጠል ልንጠቀም እንችላለን። ለምሳሌ አንድን ሳፋ ቤት ውስጥ መሬት ላይ ማስቀመጫ ቦታ የማይኖር ከሆነ እና ማድ ቤት ውስጥ ማንጠልጠል የሚጠበቅብን ከሆነ ግድግዳው ላይ ሚስማር እንመታና ትንሽ ገመድ እናበጅለታለን ለዕቃው ማለት ነው። ስለዚህ እቃውን ለማንጠልጠል የገመዱን ወይም ክብ የሰራውን ገመድ ከእቃው ላይ አድርገን ከዛ ሚስማሩ ላይ ልናንጠለጥለን እንችላለን ማለት ነው። ስለዚህ ገመድን ለብዙ ነገር እንጠቀምበታለን። እቃዎችን ግድግዳ ላይ ለማንጠልጠል እንጠቀምበታለን። ለግንባታ ስራዎች። መስመሮችን በትክክል ለማወቅ እንጠቀምበታለን። ልኬቶችን በትክክል ለማወቅ እንጠቀምበታለን። ከዛ ባሻገር ቅድም እንዳልኩት ልብስ ለማስጣት እንጠቀምበታለን ስለዚህ ገመድን እኔ ብዙ ጊዜ ተጠቅሜ አውቃለሁ ከተጠቀምኩባቸው ምክንያቶች ደግሞ ከላይ የዘረዘርኳቸውን

አዎ ቀርከሃ እኔ ባለሁበት አካባቢ ያድጋል ግን ያን ያክል ስለ ተክሉ ብዙ የማውቀው ነገር የለም። ብዙ የተክል አይነቶች አሉ። ቀርከሃ ግን ዝም ብዬ ከላይ ከላይ በማውቀው ነገር ለመግለጽ ብሞክር። ቀርከሃ ልክ እንደ ሸምበቆ አይነት እድገት ያለው ነገር ግን በአካል ከሸምበቆ የሚበልጥ ወፈር ያለ በጣም ረዥም ሆኖ ማደግ የሚችል ቅጠሎቹ በጣም ቀጫጭን የሆኑና ለተለያየ ጉዳይ የሚቀርብ ነው። ስለዚህ ቀርካሃን በመጠቀም ብዙ ሰዎች የተለያዩ የቤት ውስጥ እቃዎችን ሲያዘጋጁ አውቃለሁ ወንበሮችንና መሰል ነገሮችን ሲያዘጋጁ አውቃለሁ። ከዛ ባሻገር ቀርካሃ በጣም አስፈላጊ እንደሆነ ብዙ ጊዜ ሰዎች ሲያወሩ እሰማለሁ ለምግብነትም መዋል የሚችል ነገር ነው ብለው ሲያወሩ እሰማለሁ። ከዛ ባሻገር በአካባቢያችን ቀርከሃ እንደሚያድግ አውቃለሁ ግን ስለዛፉ ያን ያክል እውቀት የለኝም። ከዛ በተጨማሪ ቀርከሃ ለመብቀል በጣም ቀዝቃዛማ የሆነ ቦታ የሚፈልግና መሬቱ ረግረጋማ የሆነ ቦታ እንደሚፈልግ አውቃለሁ። ስለዚህ ቀርከሃ አዎ በእኛ አካባቢ ይበቅላል ግን ከበቀለ በኋላ ሰዎች ለብዙ ነገር ይጠቀሙበታል ያን ያክል በስፋት ግን ጥቅሙን በስናውል ለተለያዩ ጥቅሞች ስናውል። አይታይም። ምናልባት ወደፊት የተክሉ ባህሪ እየታወቀና ጥናቶችም እየተስፋፉ ሲመጡ ለተለያየ ጉዳይ ሊውል ይችላል ብዬ አስባለሁ። እንደ አጠቃላይ ግን ቀርካሃ ማለት የሸንበቆ ዝርያ ያለው ሆኖ በጣም ወፍራም ሆኖ ሊበቅል የሚችል ራሱን በራሱ የሚተካ ዘር ያን ያክል ሰው እንዲዘራው የማይጠበቅበት እና ራሱን በራሱ እየተካ ስር በስር እየበቀለ እንደሚመጣ አውቃለሁ።

ገንዘብ ትቆጥባለህ ነው ሚለው? ገንዘብ አዎ ቆጥባለሁ። በርግጥ አሁን እየተከፈለን ያለው ሳንቲም በጣም ትክክል አይደለም ወይም ደግሞ ጊዜውንም የጠበቀና መክፈል ሊከፈለን የሚገባው ከስራው ጋር ተመጣጣኝ የሆነ አይደለም። ነገር ግን የግድ ቁጠባ ሚያስፈልግበት ጊዜ ላይ ነው ያለነው ካልቆጠብን የተለያዩ አጋጣሚዎች በሚመጡበት ጊዜ ማድረግ ያለብንን ነገር በቀላሉ ማድረግ አንችልም። ስለዚህ ቁጠባ በጣም አስፈላጊ የሆነበት ጊዜ ላይ ነው ያለነው። ስለዚህ ይብዛም ይነስም ትንሽ ትንሽ መቆጠብ የግድ ነው ማለት ነው። ለዛ ነው ገንዘብ እቆጥባለሁ ያልኩት። መቆጠብ ሲባል ግን ብዙ ጊዜ የተረፈንን ነገር ሳይሆን ካለን ነገር ላይ ምን ያክል ራሳችንን በብዙ ነገር ገድበን እናስቀምጣለን የሚለውን ለማሳየት ነው። ስለዚህ እኔ ካለኝ ነገር ላይ ለነገሮች እንኳን በቂ ባይሆን የግድ ትንሽ ተቀማጭ መሆን መኖር ስላለበት በመጠኑም ቢሆን ትንሽ ትንሽ አስቀምጣለሁ ማለት ነው። ስለዚህ ገንዘብ ብዙ ጊዜ ለመቆጠብ በጣም ከባድ ቢሆንም። ግን የግድ አስፈላጊ ስለሆነና መቆጠብ የግድ ባህላችን መሆን ስላለበት ገንዘብ ትንሽ ትንሽ እቆጥባለሁ ማለት ነው።

አዎ ኮምፒውተር መጠቀም እችላለሁ በነገራችን ላይ የተማርኩበት ሙያ የሂሳብ መምህርነት ነው። ስለዚህ ለሂሳብ መምህርነት ደግሞ እንደ ማይነር ወይም ደግሞ እንደ ቀጣይ ሙያ ተብሎ የተወሰደው የኮምፒውተር ትምህርት ነው ስለዚህ በኮምፒውተር ትምህርት የመጀመሪያ ዲግሪዬን በማይነርነት የሰለጠንኩባቸው ጊዜዎች ስላሉ ኮምፒውተርን መጠቀም እችላለሁ መሰረታዊ የኮምፒውተር ስልጠናዎች በተደጋጋሚ ወስጃለሁ በኮምፒውተር ላይ ደግሞ የተለያዩ ሶፍትዌሮችን መስራት እችላለሁ በተለይ ከግንባታ ስራ ጋር በተያያዘ የተለያዩ ሶፍትዌሮችን ተምሬያለሁ ስለዚህ ኮምፒውተር በጣም ብዙ ጊዜ እንድጠቀም የሚያስገድዱኝ ሁኔታዎች ስላሉ ከስራም ጋር ተያይዞ እንዲሁም ከተለያዩ ሁኔታዎች ጋር ተያይዞ በተለይ ከኤክሴል ጋርም ተያይዞ የምሰራቸው ብዙ ስራዎች ስላሉ የኮምፒውተር ኮምፒውተር መጠቀም እችላለሁ ማለት ነው። ስለዚህ ኮምፒውተር መጠቀም በመቻሌ ምክንያት ህይወትን ማቅለል ተችሏል ምክንያቱም ዛሬ ቴክኖሎጂው የኮምፒውተርን ጠቀሜታ የሚያሳይ ስለሆነ ወይም ደግሞ ቴክኖሎጂውን መጠቀም ስንፈልግ በኮምፒውተር በኩል ስለሆነ የምንጠቀመው ኮምፒውተር በጣም ነው የምጠቀመው ኮምፒውተር መጠቀም እችላለሁ መጠቀም ብቻ ሳይሆን የተለያዩ ነገሮችን በኮምፒውተር ለመስራት እሞክራለሁ ማለት ነው። ስለዚህ በኮምፒውተር ላይ ጥገኛ ነኝ ብዬ ባወራ ማጋነን አይሆንም ምክንያቱም በቀን ውስጥ በስራ ሰአቶቼ በተለይ ሰዓት ማለት ይቻላል ስራዎቼንም አከናውነው በኮምፒውተር ነው ዛሬ ቴክኖሎጂ እየተስፋፋ የመጣበት ብዙ ነገሮች እየተለዋወጡ የመጡበት ጊዜ ላይ ስለሆንን ያለነው ኮምፒውተር እንዳንጠቀም የሚያደርገን ምንም አይነት ምክንያት አይኖርም ኮምፒውተር የማይጠቀም ሰው በዚህ ዘመን በተለይ ወደ ትምህርቱ አለም ያለ ሰው ምንም አይነት ስራ መስራት የማይችል ሰው ነው ብለን ብንናገር ማጋነን አይሆንም ምክንያቱም ሁሉም በተለይ ከትምህርት ጋር ከትምህርት ተቋማት ጋር ተያይዞ ያለው ነገር ሁሉም ከኮምፒውተር ጋር የተያያዘ ስለሆነ ኮምፒውተርን እጠቀማለሁ ኮምፒውተርን በመጠቀም ብዙ ነገሮችን እሰራለሁ ኮምፒውተር የግድ በጣም ልንጠቀም የሚያስችለን ወይም የሚያስፈልገን ጊዜ ላይ ነው። ያለነው ስለዚህ ማንኛውም ሰው የተለያዩ ተግባራቶቹን ለማከናወን የኮምፒውተር አቅም ሊኖረው ይገባል ስለዚህ መሰረታዊ ሌላው ቢቀር የኮምፒውተር መሰረታዊ ትምህርቶችን መማር መቻል አለበት ክህሎቶችን መማር መቻል አለበት ማለት ነው። ቢያንስ ቢያንስ ኮምፒውተር መክፈት መዝጋት እና መሰረተ ብዬ ሆኖ ኮምፒውተር ላይ ልንሰራ የምንችላቸውን ነገሮች ሰዎች ማወቅ አለባቸው ብዬ አስባለሁ እንደ አጠቃላይ ግን ወደ ራሴ ስመጣ ኮምፒውተር መጠቀም በጣም ነው የምችለው ማለት ነው።

የሽያጭ ግቦች የሉኝም የሽያጭ ግቦች ግቦች የሉኝም ስል እኔ ብዙ ጊዜ የሽያጭ ባለሙያ አይደለሁም። በርግጥ ብዙ ሰዎች በዙሪያዬ የሽያጭ ስራ ላይ የተሰማሩ አሉ። የነሱን የሽያጭ ግቦች ማየት እችላለሁ። ነገር ግን እኔ በሽያጭ ስራ ላይ የተሰማራው ሰው ስላልሆንኩ ለራሴ የግል የሆነ የሽያጭ ግቦች የሉኝም። ነገር ግን ምንድነው እዚህ ጋር መናገር የምችለው ወደፊት ብዙ ነገሮችን የመስራት እቅድ አለኝ በተለይ ወደ ሽያጭ ስራ ውስጥ የመግባትህ ወይም ነጋዴ የመሆን እቅድ አለኝ። ምናልባት ያኔ እንደዚህ አይነት ስራ ውስጥ መግባት ስችል የራሴ የሆነ የሆኑ የሽያጭ ግቦች ሊኖሩኝ ይችላሉ። አሁን ላይ ግን ነጋዴ ባለመሆኔ ምክንያት እንደ ሽያጭ ባለሙያ እንደ ግብ ያስቀመጥኳቸው ነገሮች የሉም። ግን በዙሪያዬ ያሉ ሰዎች የሽያጭ ግቦች ሲም እንዳሏቸው አውቃለሁ። ለምሳሌ አንድ የሳሙና ፋብሪካ በቀን ውስጥ ይሄን ያክል ካርቶን ሳሙና መሸጥ አለብኝ ብሎ እንደ ሽያጭ ግብ። የሚያስቀምጠው ነገር አለ በቀን ውስጥ ሃያ ካርቶን መሸጥ አለብኝ ካለ። በወሩ ውስጥ ምን ያክል መሸጥ አለብኝ የሚለውን ልክ እንደ ሽያጭ ግብ በቀን ይሄንን ያክል ከሆነ በወር ይሄን ያክል ይሆናል በአመት ይሄን ያክል ይሆናል ብሎ ያስቀምጣል ማለት ነው። ስለዚህ የሽያጭ ግብ ማለት። በ በቀን ውስጥ ምን ያክል በወር ውስጥ ምን ያክል በአመት ውስጥ ምን ያክል ይሸጣል የሚለውን እንደ ግብ አስቀምጦ እነዛን ነገሮች ለመሸጥ በግቦቹ መሰረት ለመመራት ጥረት ማድረግ ማለት ነው። እንደ አጠቃላይ ግን እኔ የሽያጭ ግብ የለኝም። ወደፊት ግን ወደ ሽያጩ ወደ ንግዱ አለም ስገባ የሽያጭ ግብ ለራሴ ይኖረኛል ብዬ አስባለሁ።

አዎ እድለኛ ነኝ ብዬ አስባለሁ ምክንያቱም ብዙ ጊዜ እድልን ሰዎች የሚያገናኙት የሌላቸውን ነገር የሚመኙትን ነገር ሲያገኙ ነው። እኔ ግን እድልን የምተረጉማት በራሴ አመለካከት ነው። እድለኛ ነኝ ምክንያቱም አንድ ሰው ጤነኛ ሆኖ ምድር ላይ መኖር የሚችል ከሆነ ምንም ህመም ከሌለበት ለኔ ያ ሰው በጣም እድለኛ ነው። ከዛ ባሻገር ከእድል ጋር ተያይዞ በተለይ ከእጣ ጋር ተያይዞ እድለኛ ከሚባሉ ሰዎች አንዱ ነኝ። ብዙ ጊዜ እድለኛ መሆኔን ካረጋገጥኩባቸው ምክንያቶች አንዱ ብዙ ጊዜ እቁብ። እንጥላለን እቁብ ማለት በህብረት ሆነን በጋራ የምንጥለው አንድ አይነት የብር መጠን ሆኖ በእጣ እየተመታ አንደኛ ለደረሰው አንደኛ ሁለተኛ ለደረሰው ሁለተኛ ሶስተኛ ለደረሰው ሶስተኛ እያለ እየተሰበሰበ የሚሰጥ የብር መጠን ነው። ስለዚህ እነዚህ አይነት ህጣዎች ሲመቱ ወይ አንደኛ ወይ ሁለተኛ ነው ብዙ ጊዜ የሚደርሰኝ። ስለዚህ ይሄ የሚያሳየው በመጠኑም ቢሆን እድለኛ መሆኔን ያሳያል ማለት ነው። ሎተሪ ብዙ ጊዜ ሞክሬ አላውቅም። ነገር ግን ሎተሪ ብሞክር ሊደርሰኝ ይችላል የሚል ግምት ይኖረኛል። ምክንያቱም በጣም ብዙ ሰዎች ነው የሚወዳደሩት እድል የደረሰው ቁጥሩ በአጋጣሚ የመጣለት ሰው ነው እድለኛ የሚባለው ስለዚህ እኔ እድለኛ ነገር ነኝ ብዬ መናገር እችላለሁ ማለት ነው። ከዛ ባሻገር ስለ እድል ስናወራ አጋጣሚ ነው። ወይም ደግሞ በአጋጣሚ ሊመጣ የሚችል ነገር ነው። በጣም ከብዙ ሰዎች ሲሆን የመድረስ እድሉ በጣም ጠባብ ነው የሚሆነው። ብዙ ጊዜ ስለ እድለኝነት የምናነሳ ከሆነ በጣም ከብዙ ሰዎች መካከል አንድ ሰው የፈለገው ነገር የሚደርሰው ከሆነ ለምሳሌ የመኪና እጣ የብር እጣ የሚደርሰው ከሆነ ያ ሰው እድለኛ ነው እንላለን እኔ ግን እንደዛ አይነት ራሴን ፈትሼው አላውቅም። ስለዚህ ሎተሪን ብዙ ጊዜ ቆርጬ አላውቅም ስለዚህ እድለኛ ነኝ ብዬ ለመናገር መድፈር አልችልም ማለት ነው። ምክንያቱም ቅድም እንዳልኩት ስለ እድለኝነት የምናወራ ከሆነ ከብዙ ሰዎች ጋር እጣ ውስጥ ገብተን የኛ እጣ ወጥቶ ሲገኝ ነው እድለኛ ሊያስብለን የሚችለው። ስለዚህ እድለኛ ነኝ ብዬ ለመናገር ብዙ እጣ ውስጥ ገብቼ ከዛ ውስጥ ተመርጬ መገኘት ስለሚኖርብኝ ያን ያክል ሙሉ እድለኛ ነኝ ብዬ ለመናገር የሚያስደፍር ነገር የለኝም ማለት ነው። ምክንያቱም ያልሞከርኩት ነገር ስለሆነ ስለዚህ እድለኛ ነኝ ብዬ በአፌ ሙሉ ለመናገር መጀመሪያ የተለያዩ ወጣዎች ውስጥ መግባት ይጠበቅብኛል ማለት ነው። ስለዚህ ስለ እድለኝነቴ መናገር አልችልም ማለት ነው።

አስተያየት መቀበል እወዳለሁ ምክንያቱም ብዙ ጊዜ አስተያየቶችን እማንቀበል ከሆነ ውጤታማ አንሆንም ስለዚህ ብዙ አስተያየቶችን ከሰዎች መቀበል አለብን። ምናልባት አስተያየቶቹ ጤነኛም የሚሆኑ ጤነኛም ያልሆኑ ሊሆኑ ይችላሉ። ነገር ግን የትኛውም አይነት አስተያየት ቢሆን ራሳችንን ለመመዘን ለመጠየቅ ያለንበትን ሁኔታ ለማወቅ አስፈላጊ ስለሆነ አስተያየት መቀበል ጥሩ ነው ብዬ አስባለሁ። ከአሉታዊ አስተያየቶች የምንማራቸው ነገሮች አሉ። ከአሁን ተወያይ አስተያየቶችም እንደዚሁ የምንማራቸው ነገሮች አሉ። ስለዚህ እንደ አጠቃላይ በግራም ነፈሰ በቀኝ አስተያየታችን ነው የሚወስነው የኛ የአስተያየቱን አቀባበላችን ነው የሚወስነው። እንጂ አስተያየት በየትኛውም አይነት መንገድ ብናየው ጠቃሚ ጠቀሜታው እንጂ ጉዳቱ አይታየኝም። ስለዚህ ከሰዎች በአይነት አስተያየት ልቀበል እችላለሁ። በዚህም አማካኝነት ጤነኛ የሆኑ አስተያየቶችን ተቀብዬ ራሴን ለማሻሻል ስለሚያግዘኝ አስተያየቶችን መቀበል በጣም ነው እምወደው ስለዚህ አስተያየት መቀበል እወዳለሁ። ለምሳሌ አስተያየቶችን ከምቀበልባቸው ምክንያቶች አንዱ ከአስተያየቶቹ ላይ የማገኛቸው ትምህርቶች የኔን ህይወት ለመቀየር የኔን ያለሁበትን ሁኔታ ለማስተካከል በጣም ጠቃሚ ከመሆናቸው ጋር አያይዤ ስለማየው። በጣም አስተያየት ለመቀበል ዝግጁ ነኝ እንዲሁም አስተያየት መቀበል በጣም እወዳለሁ

ወደ ስራ የምሄድባቸው ብዙ አጋጣሚዎች ወይም ብዙ አማራጮች አሉ። ብዙ ጊዜ ወደ ስራ የምሄደው የምሰራበትን መስሪያ ቤት ሰርቪስ በመጠቀም ነው። ስለዚህ የምሰራበት መስሪያ ቤት የራሱ የሆነ የትራንስፖርት አገልግሎት አለው። ያንን አገልግሎት በመጠቀም ወደምሰራበት ቦታ በቀላሉ እሄዳለሁ ማለት ነው። ሌላው ወደምሰራበት ቦታ የምሄድባቸው አማራጮች ምናልባት የፊውል ችግር ካለ ወይም ደግሞ የነዳጅ ችግር ካለ። በእግሬ ልሄድ እችላለሁ አልያ ደግሞ የታክሲ አገልግሎት ልጠቀም እችላለሁ ስለዚህ ብዙ አማራጮች አሉ። እነዚህን አማራጮች በመጠቀም ወደምሰራበት ቦታ በአንድም በሌላም ምክንያት ልሄድ አችላለሁ ማለት ነው። ሌላው ከጓደኞቼ ጋር እያወራን የምንም አይነት ትራንስፖርት ሳንጠቀም በእግራችን የምንሄድባቸው ጊዜዎች ብዙ ናቸው። በተለይ በጧት ቀደም ብለን ከተነሳን የተለያዩ ትራንስፖርቶችን ከመጠቀም ይልቅ በእግራችን የምንሄድባቸው አጋጣሚዎች ብዙ ናቸው። ስለዚህ በእግሬ ልሄድ እችላለሁ። በምሰራበት መስሪያ ቤት ትራንስፖርት አገልግሎት ልሄድ እችላለሁ። አሊያ እነዚህ ካልተሳኩ ደግሞ በታክሲ የምሄድባቸው አጋጣሚዎች ብዙ ናቸው ማለት ነው። ስለዚህ ብዙ ጊዜ የምሄደው በትራንስፖርት አገልግሎት ነው ማለት ነው።

ላፕቶፕ አለኝ ላፕቶፕ የሌለው ሰው በዚህ ሰዓት መኖር ትንሽ ከባድ ነው። ምናልባት ቤታችን ኮምፒውተር ሊኖረን ይገባል። ግን ኮምፒውተሩን ይዘን መንቀሳቀስ የማንችለው ስለሚሆን የግድ ላፕቶፕ የፈለግንበት ቦታ የትኛውንም ሰዓት ላይ መጠቀም እንድንችል ስለሚያግዘን ላፕቶፕ ቢኖረን መልካም ነው። ዘመኑ የቴክኖሎጂ ነው። ስለዚህ ላፕቶፕ በጣም ወሳኝ ነገር ነው። ላፕቶፕ በመጠቀም ዘመኑን መዋጀት እንችላለን ወይም ደግሞ ቴክኖሎጂውን መጠቀም እንችላለን። አለበለዚያ ቴክኖሎጂ የማንጠቀም ከሆነ ከዘመኑ ጋር መሄድ አንችልም። ይሄንን የሚያገናኝልን ደግሞ ካለው ኔትወርክ ጋር ወይም ካለው ድህረ ገጽ ጋር እና ከመሰል ኢንተርኔት እና የኔትወርክ ስራዎች ጋር ላፕቶፕ ሊኖረን የግድ ነው ማለት ነው። ስለዚህ ላፕቶፕ አለኝ ላፕቶፕ እጠቀማለሁ በላፕቶፔ ብዙ ነገሮችን እመርምራለሁ ብዙ ነገሮችን እፈልጋለሁ። ስለዚህ የተለያዩ ድህረ ገጾችን በመጠቀም ላፕቶፔን ላፕቶፔ ላይ የተለያዩ ስራዎችን እሰራለሁ ማለት ነው። በዚህ ዘመን ላፕቶፕ የሌለው ሰው ኑሮን እንዳልኖረ ነው መቁጠር ያለበት። ምክንያቱም ከቴክኖሎጂው ጋር መዛመድ አይችልም ማለት ነው። ስለዚህ ላፕቶፕ በጣም ወሳኝ ነገር ነው። ወሳኝ ነገር እንደመሆኑ መጠን ምንም ያክል ውድ ቢሆን የትኛውንም ነገር መስዋዕትነት ከፍዬ ላፕቶፕ ገዝቻለሁ ላፕቶፕ አለኝ ማለት ነው። ስለዚህ ላፕቶፕ ለዚህ ዘመን በጣም አስፈላጊ እንደሆነ መረዳት ይቻላል።

አዎ ሰዎችን በአይን እመለከታለሁ። ምክንያቱም ሰዎችን በአይን ካልሆነ በምን ልንመለከታቸው እንችላለን ለማለት የተፈለገው ፊት ለፊት አይናቸውን እያየህ? ታወራለህ ወይ ከሆነ አዎ። ብዙ ጊዜ ከሰዎች ጋር ሳወራ በጣም ደስ የሚለኝ አይን አይናቸውን እያየሁ ሳወራ ነው። ሰውም ሲያወራኝ አይን አይኔን እያየ እንዲያወራኝ ነው የምፈልገው። ምክንያቱም አይን አይን እያየ የሚያወራ ሰው ሀቀኛ እንደሆን ነው ብዬ አስባለሁ። ስለዚህ አንድ ሰው ሀቀኝነቱን ለማረጋገጥ ከሰው ጋር ሲያወራ በሙሉ አይኑ የሚያወራውን ሰው እያየ ነው ማውራት ያለበት ስለዚህ። ሰዎችን በአይኔ እመለከታለሁ በተለያዩ አጋጣሚዎች ሰዎችን በአይናችን የምንመለከታቸው አጋጣሚዎች አሉ። ለምሳሌ እኔ መምህር ነኝ። ክፍል ውስጥ ሆኜ ሳስተምር ተማሪዎቹን በሙሉ በአይኔ እየተቆጣጠርኩ ነው ማስተምራቸው ያ ብቻ አይደለም። ፈተና በምፈትንበት በምፈትንበት ጊዜ የሰዎቹን የሰዎቹን አይን እያየሁ ነው። ምክንያቱም የሚሰርቅ በትክክል የማይሰራ ከሌላ ሰው ኮፒ ማድረግ የሚፈልግ በጣም ብዙ ሰው ነው። ስለዚህ ሌባውን ከትክክለኛው ተማሪ ለመለየት እንዲሁም ደግሞ ትክክለኛ ተማሪዎች ጎበዝ ተማሪዎች። የአቅማቸውን መስራት እንዲችሉና በሌሎች ተጽዕኖ ውስጥ እንዳይወድቁ በአይኔ አያቸዋለሁ ወይም እመለከታቸዋለሁ ማለት ነው። ስለዚህ ሰዎችን በአይን እመለከታለሁ የምመለከትበት ምክንያቶች ደግሞ ብዙ ናቸው። አንደኛው አካባቢዬን ወይም በዙሪያ ያሉትን ሰዎች ለመቆጣጠር ሊሆን ይችላል። የኔ የሆኑ ሰዎችን ለመጠበቅ ሊሆን ይችላል ወይም ደግሞ ከነዛ ሰዎች ጋር ያለኝ መስተጋብር ማውራት ጤነኛ እንዲሆን። ሊሆን ይችላል። ስለዚህ ለምሳሌ ከሰዎች ጋር ሳወራ ሞባይል ከመነካካት ሌሎች ሀሳቦች ውስጥ ከመግባት እና ለሰዎች ትኩረት አለመስጠቴን ለማሳየት ከምሞከር ይልቅ። ሰዎችን አይን አይናቸውን እያየሁ ሳወራ በጣም ደስ ይለኛል ስለዚህ ሰዎችን በአይኔ እመለከታለሁ ማለት ነው። ስለዚህ በጣም በብዙ አጋጣሚዎች ከሰዎች ጋር በትክክለኛ የሆነ የአይን ግንኙነት ኖሮኝ በማወራበት ጊዜ ጥሩ ስሜትን የሚፈጥርልኝ ከመሆኑ ጋር ተያይዞ ከሰዎች ጋር ሳወራ እነሱን እያየሁ ማውራት ያስደስተኛል ማለት ነው። ስለዚህ በጣም ብዙ ጊዜ ከሰዎች ጋር በአይን እየተያየሁ ነው የማወራው። ስለዚህ ሰዎችን በአይኔ በተደጋጋሚ ሁል ጊዜም እመለከታለሁ ማለት ነው።

ብዙ ኢሜል የመላክ ልምድ የለኝም። ነገር ግን ኢሜል ለብዙ ነገር እንደሚያገለግል አቃለሁ። ትምህርት በተማርኩባቸው ወቅቶች በጣም ብዙ ጊዜ ኢሜል ተላልኬ አቃለሁ። እንደ አጠቃላይ ግን በቀን ከቀን ህይወቴ ውስጥ ኢሜል የምላላክባቸው አጋጣሚዎች የሉም። ነገር ግን ትምህርት በተማርኩባቸው ጊዜዎች ቢያንስ ቢያንስ በቀን ውስጥ ከሶስት እስከ አምስት ጊዜ ኢሜል እላላክ ነበር። ወደፊትም ደግሞ ምናልባት በትምህርቱ አለም የምቀጥል ከሆነ ከአማካሪዎቼ ጋር እንድገናኝ የሚያስገድደኝ ሁኔታ ሚፈጠር ከሆነ። በቀን ውስጥ ከሶስት እስከ አምስት ጊዜ ኢሜል የመላላክ ነገር ሊኖር ይችላል። አሁን ባለኝ ሁኔታ ግን በየቀኑ ኢሜል እንድጠቀም የሚያስገድደኝ ሁኔታ የለም። ምክንያቱም የተለያዩ መተግበሪያዎች መጥተዋል። እነዛን መተግበሪያዎች በመጠቀም በቀላሉ መገናኘት ከምፈልገው ሰው ጋር። በምስልም እንዲሁም ደግሞ በጽሁፍ መልእክትም መላላክ የምችልባቸው አጋጣሚዎች ማውራት የምችልባቸው አጋጣሚዎች በመስመር ላይ መነጋገር የምችልባቸው አጋጣሚዎች ስላሉ። እነዛን አማራጮች ነው ምጠቀመው ስለዚህ። ኢሜል አሁን በዚህ ሰዓት ይሄን ያክል እልካለሁ ብዬ መናገር አልችልም። በፊት በነበረው ግን ከሶስት እስከ አምስት በቀን ውስጥ ቢያንስ እንደምላላክ አስታውሳለሁ